ብዙ ጊዜ ምግብ ላይ እንዳገኘው ተመጋቢ አይነት ሰው ነኝ። መክሰስ ቀለል ያለ ነገር እንደው ዝምብሎ ረሃብ ማስታገሻ ቢሆን የተመረጠ ነው ለአብዛኛው ሰው። ይሄ ግን ምግብ ላይ ሰዓት ዝም አልጠብቅም ሌሎችንም ነገሮች ሰዓት አልጠብቅም ምግብ አልመርጥም ያገኘሁት እበላለሁ ካላገኘሁት እንደውም ብዙም እንትን አይደለሁም አዳፕቲቭ አይደለሁም። ለመክሰስ ለመክሰስ መብላት አረብላት አለመብላት ማይነር ኢሹ በዛ ሰዓት አብዛኛውን ጊዜ። የሰርክ መርሃ ግብሮች ስላሉ እንደ አብዛኛው ኢትዮጵያዊ ኦርቶዶክሳዊ ሰራተኛም ሄደው ወደ ስራ ነው ማለት ወደ ቤተክርስቲያን ነው። ያኔ ቅዝቅዝ ባለአየር ደስ ለስለስ ያሉ ኦርቶዶክሳዊ መዝሙሮችን የቤተክርስቲያን ዛፎች ጥላ ስር ቁጭ ብሎ መስማት ቀዝቀዝ ያለ አየር መተንፈስ በጣም ሳትስፋይድ የሚያደርገኝ እንትን ስለሆነ ከመክሰስ በላይ ነው ለኔ። እና ብዙ ጊዜ መክሰስ ላይ ብዙም አይደለሁም። ሲኖር ግን እንደ ቀለል በቃ ዞሮ ቀለል ያሉ ምግቦችን በተለይ ጁስ ነገሮችን የማዘውተር ልማድ አለኝ። መይቢ ቅድም እንደተናገርኩት የእንትን ምንም ሀሳብ የሌለብኝ ሰው ነኝ መክሰስ በሚለው ጉዳይ ጉዳዪ አይደለም። ማይ ቢዝነስ ኢዝ ኦር ወርክ ዛት አት ኦልል እና ከዚህ ከዚህ አንፃር ብዙን ጊዜ የምናደርገው። መክሰስ ሰአቶችን እንደዋወላለን መርሃ ግብሮች የሰርክ መርሃ ግብሮች አሉ የሰርክ መርሃ ግብሮች ላይ እንሳተፋለን። እዛ ውስጥ ፕሮግራሙን ማሳለጥ መርሃ ግብሩን ማሳለጥ ለምሳሌ መርሃ ግብሩን የሚመራው መርሃ ግብሩን ይመራል ማስተማር ያለበት ያስተምራል ህዝቦችን ቦታ ቦታ ማስያዝ ያለበት ቦታ ቦታ ያስይዛል። ሌሎችንም የቴክኒካል ጉዳዮችን እና መብራቶችን መስተካከል ካለባቸው ሞንተርቦች አምፕሊፋይሮች እነዚህን እነዚህን ነገሮች ስለምናስተካክል አብዛኛውን ጊዜ አልለምድነውም። ብዙ ጊዜ የአሥራ አንድ ሰዓት መርሃ ገብራችን ይሄ ነው በቃ ከአስር ሰዓት ጀምሮ አሥር አስራ አንድ አስራ ሁለት ሰዓት እነዚህ ሰአቶች ሙሉ የአብዛኛው ጊዜ የመክሰስ ሰዓት ተብሎ ይታሰባሉ። እና እኛ ግን በዚያ ሰዓት መክሰስ ብዙም እንትን አንልም። እንደውም በተለይ አን እንደ ኢትዮጵያ አርቶዶክስ ተዋህዶ ብዙ ጊዜ ጾሞቹ ዘጠኝ ሰዓት ነው። እና አብዛኛውን ጊዜ ከሰባት እስከ ዘጠኝ ሰዓት ከሰባት እስከ ዘጠኝ ሰዓት ስለሆነ ምሳ ምን በላው መክሰስ ያን ያክል አይደለንም። ብዙ የምንጓጉ አይነት ሰዎች አይደለንም። እንደዛ ነው።

ጥያቄውን በትክክል ልረዳው አልረዳው እርግጠኛ አይደለሁም ድንጋይ ሰብሰብ ታደርጋለህ በልጅነት ጨዋታችን ገጠር ስላደግን ድንጋይ መከመር ውሃ መራጨት ገና መጫወት እነዚህ እነዚህ ነገሮች የተለመዱ ናቸው እና ከልጅነት ጨዋታዎቻችን አንዱ ድንጋይ መሰብሰብ ድንጋይ መከመር እንዲሁም አሁን አሁን ደግሞ እየተለመደ የመጣው አለ የሌሎች የህፃናት ጨዋታዎች ድንጋይ ከምሮ እንደምሽግ ተጠቅሞ በነገራችን ላይ የህፃናት ህሊና በጣም ከባድ ነው ያየውን ነው የሚይዝ እና አሁን ብዙ ጊዜ ብዙ ቦታዎች የኢትዮጵያ ቦታዎች በጦርነት ስለሆነ በእርስ በእርስ ግጭት ሜይቢ የእርስ በእርስ ላይባል ይችላል የመንግስት ጦርነት ነው መንግሥትት በህዝቡ ላይ ዲክሌር ያደረገው ጦርነት ነው እና እዛ ላይ ድንጋይ ሰብስበው ሽንሽል ያለው፣ ብሬን ምናምን ስናይፐር ጠምደው ድንጋይ ደብቀው እንትን ይላሉ እኛ ልጅ እያለ እንጫወት የነበረው ድንጋይ እየከመርን ባልጩት የሚባለው አሞራጭው እነዚህን እየተጫወትን እንደዚህ እንደዚህ ነው ቤት እንሰራለን ክብ አድርገን ይቺ የኔ ቤት ነች ምናምን የማድረግ ነገር አለ በጭቃ ደግሞ ትራዲሽናል የሚሰሩ እንደዛ አለ እንደሱ አይነት ቤቶች አሉ እና እንደሱ እየሰራን እንጠቀምበት የነበረው ዘዴ ነው ሌላው ደግሞ ቤተክርስቲያን ዙሪያ በተለይ እዚህ የገጠሩ ክፍል ድንጋይ ነው አጥር የሚሆነው፣ እና ለዛ ድንጋይ እንድንሰበስብ እንገደዳለን። ግዴታ ነው፣ በቃ። እንደ ህዝብ አናውንስ ይደረጋል። ህዝብ አናውንስ ከተደረገ ደግሞ መቅረት አይቻልም። እዛ ሄደን እንስበስባለን። ለሌሎችም ለሌሎችም ሌሎችም ጉዳዮች ድንጋይ ብዙ ጊዜ የምንሰበስብበት ሁኔታ አለ፣ እና ከዚህ ከዚህ አንፃር አዎ፣ ድንጋይ እሰበስባለሁ። ሜይቢ ጥያቄውን አት ዘ ፖይንት ማግኘቴን እርግጠኛ አይደለሁም። ድንጋይ ስብስብ ታደርጋለህ የሚል ስለሆነ፣ ካገኘሁት በዚህ ልክ ነው የተረዳሁት፣ በዚህ ልክ ነው።

ይሄ በጣም ጥሩ እና ኢንተረስቲንግ የሆነ ጥያቄ ነው። ሰው እንደ ልምዱ ነው። የኔ ልምድ ብዙ ጊዜ ከዘጠኝ ሰዓት በኋላ አልተኛም። የክርስትና ህግ ነው በነገራችን ላይ ዘጠኝ ሰዓት በኋላ ለጸሎት መነሳት ጸሎት ላይ ምንድነው የጸሎቱ አካል መሆን ብዙ ጊዜ በተለይ እንትን ከተማማው አካባቢ ዘጠኝ ሰዓት ጀምሮ የሌሊም ሰዓታት ዘነግ ይቆማል እነዚያም የሚቆሙት ጸሎቶች በህዝብ በጋራ ማለት በካህናት በጋራ ይቆሟቸዋል። አብዛኞቻችን ደግሞ ዲያቆናት ካህናት እንደመሆናችን መጠን የዚያ አባል እንሆናለን። ከልጅነት ጀምሮ ግን ይሄ ነገር በጣም የለመድነው ነገር ነው ሌሊት መነሳት። በጉባኤ ቤቶች ስናልፍ በአብነት ትምህርት ቤት በሚባሉት፤ በተለይ ዜማ ቤት ላይ ይሄ ነገር የተለመደ ነው። ግዴታ ዘጠኝ ሰዓት አስር ሰዓት ተማሪ ይቀሰቀሳል ቀን ያነበበውን በክ ብሩህ ህሊና ማለት በዚያ ሰዓት ህሊና ይሰበሰባል ዜሮ አይሆንም ህሊናውን ዜሮ የሚያደርጉ ነገሮች፥ ማየት፤ ቀን ሲሰሩ የዋሉትን ማሰብ፤ ማሰላሰል እነዚህ እነዚህ ነገሮች ስለሆኑ፤ በዚያ ሰዓት ሰው ተኝቶ አርፎ ጭንቅላት ስለሚነሳ፤ ጭንቅላት ዜሮ አይሆንም። ከዚህ የተነሳ በዛ በዚያ ሰዓት ተነስቶ አብዛኛዎቹ ትምህርቶች የቃል ስለሆኑ መጽሐፍ ሻማ መብራት ምናምን መጻፍ ማንበብ አይጠይቁም። መምህሩ ከጭንቅላቱ እነዚያን ያወጣቸዋል። ለምሳሌ ውዳሴ ማርያም የሚማረው ውዳሴ ማርያም ይማራል። ዜማ የሚማረው ዜማ ይማራል። እንደዚሁ እና የቃል ትምህርት የሚባሉ ትምህርቶች የሚያልቁት በዚህ ሰዓት ነው አብዛኛውን ጊዜ። እየነቃን በጠዋት በሚደረግ ትምህርት ነው እና እኔም ከዚህ አባል ውስጥ አንዱ ስለሆንኩኝ ጠዋት የመነሳት ልምዴ አብሮኝ ነው ያደገው። ጠዋት እነሳለሁ የማደርገውን ጸሎት ዳዊት መድገም ካለብኝ አደግማለሁ፤ ቤተክርስቲያን መሄድ ካለብኝ ቤተክርስቲያን እሄዳለሁ፤ ሌሎችም የመጀመሪያ ስራዎቼ እነዚህ ሁለቱ ናቸው። ጸሎት መድገ ጸሎት መጸለይ፤ ከፈጣሪ ጋር መገናኘት፤ ፈጣሪን በጸሎት መጸለይ መጠየቅ ቀጥሎ የእለት ቀጥሎ ደግሞ የእለት ስራዎቼን የሚያቃልሉልኝ ከሆነ እስኪ እነዚህን ሰርቻቸው ልሂድ ቀን በኋላ ስራ ቦታ ስሄድ ሌላ ስራዎችን እሰራለሁ ብዬ የማስባቸው ስራዎች ካሉ እነዛን እሰራለሁ ግን አብዛኛውን ጊዜ የማደርገው እነሳለሁ፤ መንፈሳዊ መጽሐፍትን አነባለሁ በዛ ሰዓት መጽሐፍ ቅዱስ ኢሚዲየትሊ አነባለሁ ቀጥሎ አዋልድ መጽሐፍቶች ይህ መጽሐፍ ቅዱስ የሚፈቱ ወይም ደግሞ መጽሐፍ ቅዱስ ለእማይሰድዱ ድሙ እምኢት ያገር ጉዩ ሀበካ አዲኢታ ያለውን ከዚች ሀገር ቢያሳድዷችሁ ወደ ሌላው ሀገር ሂዱ ያለውን በህይወት የሚተረጉሙ የቅዱሳት ገድላት አሉ። ወይ እነዚያን ላነብ እችላለሁ። መነኮሳት አለ ስንክሳር ዘይሃደጋ አባሁ እሞ እይደሉሊተው እይክልትጸመዳኒ ዘያጥባ ወዘይነሳ መስቀለሞቱ ወይክል ወይ ይነሳ መስቀል ሞቱ ይክል ይጻ መዳኒ እነዚህ እነዚህ ነገሮች እያስከተለ እነዚህ እነዚህ ነገሮች በህይወት የኖሩ ሰዎች ታሪክ የተጻፈበት ስንክሳር አለ ስንክሳርን አይነት ነገር አነባለሁ። እንደዚህ እንደዚህ አይነት ነገሮች ናቸው እና የጠዋት እለታዊ ተግባሬ ከዚህ ከዚህ አያልፍም። ከዚህ ካለፈ በቃ ነግ ሆኗል ማለት ነው። ነግቷል፤ ኪዳን ተደርሷል፤ ሰው ወደ ስራው እየተሰማራ ነው። የጧት ስራዎቼን ቢሮ የምገባ ከሆነ ቢሮ እገባለሁ የሱቅ ስራዎቼን የማደራጅ ከሆነ እኔ በሁለቱም ስለምሰራ በሱቅም በቢሮም እነዛን አደራጃለሁ። እንደዚህ በዚህ በዚህ ልክ ነው።

የተበላሸ ነገር ማስተካከል እችላለሁ ግን ምን አለ እዚህ ላይ አንድ ሰው የተበላሸ ነገር አስተካክላለሁ ሲል የባሰ ደግሞ ሊያበላሸው ይችላል። ይሄ ሊፈጠር ይችላል ይሄ ያው የምንድነው ትሪያል ትሪያል ሜክስ ፐርፌክት በሚለው ሰው ሲሰራ ሊሳሳት ስለሚችል ሰው ሰው እና ሰው ሰው ነው እና ሊሳሳት ስለሚችል። ብዙም እምም እንትን የሚል አይደለም ግን ብዙ ጊዜ እንደውም የምጠቀመው የወዳደቁ ነገሮችን እያስተካከልኩ እየሰራሁ ለ ቤቴጌጥ የምጠቀመው ለምሳሌ ሃይላንዶቹን እንደ ዛፍ እንደ ትሪ ማድረግ አምፖሎችን በ እንትን በ በሃይላንድ ከቨር መስራት ሌሎችንም ነገሮች የወዳደቁ ነገሮችን እያጠራቀሙ የሆነ ነገር መስራት የተበላሸ ነገር ማስተካከል በተለይ በኤሌክትሮኒክስ ጉዳይ እንደ ስቶቭ ኤሌክትሪክ ምጣድ ይኼ ቻርጀር መብራት ምና እነዚህ ነገሮች በጣም የለመድኳቸው ነገሮች ናቸው። አሁን በ በእንትን በመብራት ዙሪያ ብዙ ጊዜ አምፖል እንትን ይላል ይቃጠላል እና እነዛን በራሴ መንገድ አስተካክላቼዋለሁ የእጅ ባትሪ ደግሞ አለ ይኼ በጣም ብዙ ለገጠር የሚያገለግል ብዙ ላይት የሚሰጡ አይኖች ያሉት እና እነሱን ለእንትን ሲል አይጎዳም ሲበራ ቀለል ያለ ነው ከአምፖሎች አንፃር ለንባብ ቀለል ያለ ነው እና እሱን ሸፍኜ በጣም እንትን በጣም ላይት ቤቱን ሙሉ ቡግ ብሎ ይበራል ወደ ላይ ነው የሚበራው ከላይ ተመልሶ ሩፉ ወደ መሬት ይበራል ልክ በዚያ ልክ ለአይን እንዲመቸኝ አድርጌ የመጠቀም ፀባይ አለኝ። ሌሎቹንም ስቶቭ የመጨረሻው በቃ ክሩ እስኪያልቅ ድረስ ነው እያስተካከልሁ የምጠቀመው። ሌሎችም ጉዳዮች ሊኖሩ ይችላሉ የተበላሹ ነገሮች ቤት ውስጥ የሚያገለግሉ ቁሳቁሶችን እንዲቀም ሳጥን የተሰባበሩ ወንበሮች የቡፌ እቃዎች እነዚህ እነዚህ ነገሮች ሁሉ ቶሎ ዌስት የማደረግ ሰው አይደለሁም ሪዩዝ ሪዩዝ ሪዩዝ አደርጋቸዋለሁ። አንዳንዴ መጥቀም የሚችሉ ነገሮች ሁሉ ቆሻሻ ማጠራቀሚያ ውስጥ የተበላሹ ተብለው ሊጣሉ ይችላሉ። ለምሳሌ ቻርጀሮች ቻርጀር ቦክሱ ሲቃጠል አብሮ ኬብሉን የሚጥል ሰው አለ የኬብሉ አንድ ጫፍ በኩል ያሉ ክሮች ሲበላሹ ሙሉ ኬብሉን የሚጥል ሰው አለ እና እነዚህን እነዚህን ነገሮች እያስተካከሉ መጠቀም እንትን ኮመን የሆነ ፀባዬ ነው። ከዚህ ሳይድ ባይ ሳይድ ደግሞ ሌ ለሌላ ለምሳሌ የተቃጠለ ክር ከሆነ መብራት ትራንስፈር ማድረግ በቃ መለ ከረንት ትራንስፈር ማድረግ የማይችል ከሆነ ሌላ አገልግሎት ሊሰጥ ይችላል። እና አስቀምጠዋለሁኝ።

ይሄንን ጥያቄ ባለፈ የመለስኩት ይመስለኛል። እርግጠኛ አይደለሁም ግን። ሰንሴት እና ሰንራይዝ ሳይ ሲወጣ እና ሲገባ ማየት እጅግ ሳቲስፋይ ያደርገኛል በተለይ ባህር ዳር ዙሪያ በሆ በምን በሆነበት ጊዜ ከፀሀይ ምትወጣ ፀሀይ ከምትወጣበት ወይም ከምትጠልቅበት ሳይድ ለምሳሌ በምስራቅ ስትወጣ እኔ በምራብ በምዕራብ ደግሞ ስትጠነቅ እኔ በምስራቅ ሆኜ በሀይቁ በሀይቁ ላይ የምታሳርፈው እኔ ይሄ ጨረር እንትን ነፀብራቅ ከዛፎቹ ጋር ያለውን መስተጋብር ከታላላቅ የቤተክርስቲያን ጉልላቶች በዛ መካከል ሰንጥቃ ስታርፍ በትልልቅ ምንድነው ተራሮች መካከል ሂዳ የምትገባ ስትመስል ማየት በጣም ደስ የሚለኝ ነገር ነው። ስልኬን ባለ ባለፈ ማውራቴ እርግጠኛ አይደለሁም። ስልኬን የሞላው አብዛኛው ጊዜ ይሄ ነው። የሰንሴት እና የሰርቫይዝ ፎቶ በጣም ደስ ይለኛል። በቃ ፕሮፋይል ማድረጋቸው የስልኬ፣ የላፕቶፔ ሌሎችም ቪዲዮ ማቀናበር ካለብኝ በእንደዚህ አይነት ነገሮች በሰንሴት ኤንድ ሰንራላይዝ ፎቶዎች ነው። የማቀናብረው የተለየ ትኩረት የተለየ ደስታ የተለየ ስሜት ነው የሚሰጠኝ አይ ዶንት ኖ እንዴት እንደምገልጸው። ስሜት በነገራችን ላይ የሚገልጹት ነገር አይደለም። ስሜት የሚኖሩት ነገር ነው እና። በጣም ደስ ይለኛል። ፈልጌ ነው የማየው። በተለይ ከሆነ ነገር ጋር እንትን የሚል ከሆነ የሚገናኝ ከሆነ በተራሮች መካከል የማለፍ ፀሀይ የምታልፍበት አካባቢ ላይ ከሆንሁኝ ፀሀይ ከውቂያኖ ከሀይቆች ጋር መስተጋብር የምትፈጥርበት ከሆንሁኝ ዛፎች በትላልቅ ዛፎች መካከል ምታልፍ ከሆነ ወይም ደግሞ ገጠር ደግሞ ከሆነ ሰፊ ሜዳ ላይ ሆኖ በእንስሶቹ ከእንስሶቹ ጋር የምትፈጥረው መስተጋብር ስትወጣ ፀሀይ ጠዋት ደግሞ ስትወጣ ምን ይሄ ምን በምስራቅ ስትወጣ የኛ ጥላ ወደ ምዕራብ ይዞ ይሄዳል እና እንዲሁም ልጅ እያለን ጥላችንን እየተከተልን ፀሀይ ወጣች ፀሀይ ውጪ ውጪ ማርና ወተት እንድትጠጪ እንድታጠጂም ሊሆን ይችላል እንድትጠጪ እያልን የፀሀይን መውጣት የምናፍቅ አይነት ሰዎች ን። እንደውም መስከረም አሁን በኢትዮጵያ ከሰኔ ጀምሮ እስከ መስከረም ሃያ አምስት ያለው የክረምት ወር በመባል ይታወቃል እና በጣም ለፀሀይ ከመናፈቅ ከመናፈቃችን የተነሳ እሰይ መስከር እሰይ መስቀል ጠባ እሰይ መስከረም ጠባ እሞታለሁ ብዬ ስባባ ብለን የፀሀይ ለፀሀይ ያለንን ምኞት ምም ምንገልጽበት ሁኔታ ሁሉ አለ እና ለፀሀይ መውጣት በጣም እጅግ እጅግ ለፀሀይ መውጣት እጅግ ደስ የሚለን አይነት ሰዎች ነን በቃ እንደ ሜይቢ እኔ ማጆሪቲው እንደዚህ አይነት ስሜት ያለ ይመስለኛል። ሜይቢ የሰው ደስታው የተለያየ ነው። አንዳንድ ሰው በጫካዎች መካከል እየተጓዙ የጫካዎችን ትላልቅ ዛፎችን ስር ማድነቅ ምናምን ሊሆን ይችላል። ደስታው አንዳንድ ሰው ከተራሮች ላይ ጫፍ ወጥቶ ቁጭ ብሎ ቅዝቃዛ አየር ንብረት ጋር እንትን መሆን ሊሆን ይችላል። እኔ ያም ሆነ ይህ እኔ ፀሀይ መውጣት ላይ የተለየ ፍላጎት እና ስሜት ያለው የሰው ነው

ማታ ከስራ በኋላ እንዳልኩት ልክ ስራ ሲያልቅ ወይም ሜይቢ ከዘጠኝ ከአስር ሰዓት በኋላ ሌሎች ስራዎቼን እንደምንም ብዬ ጨርሼ የሰርግ መርሃ ግብር ላይ አሳተለፍ እሳተፋለሁ ከሰርግ መርሃ ግብር ቀጥሎ ማደርገው አንዳንድ የማገኛቸው ሰዎች ካሉ የመዋራት ያለብኝ ጉዳዮች ካሉ ማደር የሌለባቸው ከሆነ እነሱን አገኛለሁ ከዚህ ውጪ ግን እቤቴ ነው የምመለሰው። ከልጆች ጋር መጫወት ቤት ውስጥ ለልጆች መርሃ ግብር ቀርጾ እነዛን ማስተማር። ተፈላጊ እና አላስፈላጊ ከምሳሌ አሁን ከሶሻል ሚዲያ ጋር በተያያዘ ልጆች ከትምህርት ቤት ተመልሰው ብዙ ጊዜያቸውን የሚያጠፉት ሶሻል ሚዲያ ላይ ነው። እና ከዚህ ከዚህ አንፃር ለሌሎች ልጆች አላስፈላጊ ሚዲያዎችን እንዳይከታተሉ ቴሌቪዥን ሁሉ እስከመዝጋት የሚያደርስ ስልኮቻቸውን ኪድስ ሞድ ብቻ አድርጎ ስልኮችን ኪድስ ሞድ ብቻ አድርጎ እስከመስጠት እነዚህ እነዚህ ነገሮች ሊኖሩ ይችላሉ። ከዚህ በተጨማሪ የቤት ጉዳዮች ቤት ውስጥ ኢሹዎች ምንድነው? የቤተሰብ ጉዳይ ማህበራዊ ማህበራዊ ህይወት እነዚህ እነዚህ ነገሮች ነገ እንደዚህ ብናደርግ ነገ እንደዚህ ቢሆን ብሎ የመማከር ነገሮች ይፈጠራሉ። ከዚህ ቀጥሎ የሚኖረው የእራት እና የሰንክሳር መርሃ ግብር ነው። የሰንክሳር መርሃ ግብር ሁልጊዜም በቤት ማታ ማታ በቤተክርስቲያን ደግሞ ጠዋት ጠዋት የተለመደ ነገር ከመሆኑ የተነሳ ሌላው ቀጥሎ የምናደርገው መርሃ ግብራችን ይሄ ነው። የቀጥሎ ወደ ሜይቢ ሊቀዳደም ይችላል እራት ሊቀድም ይችላል ሰንክሳር ሊቀድም ይችላል እንደ ሁኔታው ነው ግን ብዙ ግዜ ስንክሳር ነው የሚቀድመው ከዛ በኋላ ወደ እራት ይሆናል። ከዛ በኋላ የሌሊት የንዋም ጸሎት ተጸልዮ ወደ መኝታ ነው የሚሆነው። ይሄ የደይ ቱ ደይ ደይ ቱ ደይ ማለት ላይፍ ሳይክል ውስጥ ያለ ደይ ቱ ደይ ታስክ ነው የየእለት እለት ከእለት ተግባር ነው። ከዚህ በተጨማሪ እንደ ሁኔታው እንደ አስቸኳይ ነገሮች ለምሳሌ ዙም ሚቲንግ መግባት ካለብኝ ዙም ሚቲንግ እገባለሁ። ኦንላይን ወይም ደግሞ ላይቭ ቲቶሪያሎች ካሉ ላይቭ ቲቶሪያል እነዚህ እነዚህ ነገሮች ላይ ልሳተፍ እችላለሁ። በተለይ ብዙ ጊዜውን የሚወስደው ሰው ከስራ መጥቶ በሩቅ ያሉ ሰዎች ጋር ላይቭ ዙም ሚቲንግ መገናኘት እነዚህ እነዚህ ነገሮች በሶሻል ምንድነው በፕላትፎርሞች በተለያዩ ሶሻል ሚዲያ ፕላትፎርሞች ለአንዳንድ የሚጠቅሙ ጉዳዮች ስለአንዳንድ የሚጠቅሙ ጉዳዮች ተሰባስቦ ማውራት መነጋገር መፍትሄ መፍጠር እነዚህ እነዚህ ነገሮች የቀን ከቀን ውሎዎቻችን ናቸው። የቀን ከቀን ስራዎቻችን ናቸው።

የማስታውሰው ልዩ በዓል። አሁን ጉዳይ ምንለው አይነት በዓል ጉዳያችን የማንለው ነገር በዓል አለ። መንግስታዊ በዓላት አሉ ሃይማኖታዊ በዓላት አሉ ሃይማኖታዊ በዓላት ላይ አም ቱ ማች ሲሪየስ በጣም ሲሪየስ ነኝ። በተለይ በአመት አንዴ የሚመጡ አሉ አይደለ የክርስቶስ መጋቢት ታህሳስ ሃያ ዘጠኝ የምናከብረው። ጥምቀት ጥር አስራ አንድ የምናከብረው። የክርስቶስ ትንሳኤ ዘሬሽን የሚባለው። ትንሳኤ ስቅለት እነዚህ በተለይ ሰሞነ ህማማት እሚባለው ሰሞነ ህማማት እሚባለው እጅግ በጣም የሚገርም ቅዱስ ሳምንት ነው። አብዛኛው እንደውም ሆሊ ዊክ ይሉታል። እንትን ስቅለትን ሆሊ ፍራይዴይ ይሏቸዋል እንግሊዘኛ የሚጠቀሙ ሰዎች እና ያ ሰሞን። ሰው ፍጹም ለነፍሱ ተገዝቶ ግብረ ስጋውን የስጋን ተግባር ትቶ ስንክሳር በማንበብ በመጾም በመጸለይ ረጋ ትሁት ሀምብል አይነት ሰው ሆኖ የሚያሳልፍበት ሰሞን ስለሆነ። ያ ሰሞን ሁሌም ቢመጣ ብዬ ምናፍቃው አይነት ሙሉ ውሏችን ቤተክርስቲያን ውስጥ ነው። ታጥቆ ስንክሳራ ማንበብ አለ በየሰአቱ ኪሪያላይሶ ይባላል። ጸልዩ በእንተ ጽናታት አለ። እነዚህ እነዚህ ነገሮች ስላሉ እጅግ በጣም በትኩረትና በደስታ የምናሳልፈው አባቶች ትልቅ የለ ትንሽ የለ ሴት የለ ወንድ የለ ህፃን የለ ሁሉም ቤተክርስቲያን ውስጥ ይሰበሰባል። ይሰገዳል። እንደ ሊቃውንቱ የድጓ ባለሙያዎቹ እንትን አለ። ባህል አለ ማለት የት ባህል የሚባሉ የሚባሉ ነገሮችን ለይተው ያቀርቡ ይሉልናል። አቡነ ዘበሰማያት ሁሉ በዜማ በተለየ ዜማ ይቀርባል። ብቻ ብዙ ነገሮች በጣም ብዙ ደስ የሚሉ ነገሮች ያሉበት ሳምንት ነው። ከዛ ቀጥሎ ትንሳኤ ትንሳኤ ምንም ልንረሳውና በቃ ማለት አለማስታወስ አይቻልም። ትንሳኤ የክርስትናችን መደምደሚያው የመጨረሻው ከክርስቶስ ጋር አንድ የሆንበት ክርስቶስ በአዲስ ትንሳኤ በአዲስ ስጋ እንደሚነሳ። ተነስቶ ያሳየነን በኩረ ትአንሳዬ እሱን በኩር አድርገን እኛም እንደምንነሳ ሃይማኖታችን። ክርስቶስ ባይነሳ ኖሮ ትምህርታችን ከንቱ በሆነ እንደተባለ የትምህርታችን አስኳል የሆነው። በተለይ ይሄ ይሳለቁበት ያሸማቀቁት ፊቱ ላይ ይደፉበት የሾሃ አክሊል ይተፉበት የነበረ ሾሃ አክሊል የደፉበት እርቃን የሰቀሉት አይሁድ ያፈሩበት ጊዜ ነው። መከራ ያሳዩት ሰው ያሳዩት ሰዎች ያፈሩበት ጊዜ ነው። በዚህ በአይሁድ በአጋንንት መስል ተመስሎ አጋንንት እኛ በምንነሳበት ጊዜ ፈርሰን በስብሰን እንደራን የክርስቶስ ልጆች እንደሆንን የምናሳይበት ጊዜ ከመሆኑ ጋር በተያያዘ የትንሳኤን በዓል መርሳት ማለት ከህሊና መፋቅ አይቻልም። ከዚህ ቀጥሎ የሚመጣው ይሄ ወርሃ ነሀሴ ላይ ያለ የእመቤታችን ጾም እየተባለ የሚጾመው ጾመ ፍልሰታ ነው። እና ይሄ ህፃናቱ እጅግ በጣም ከህፃን እስከ ደቂቅ የሚጾሙት ጊዜ ነው። መበስበስ ዝናብ አለ ዝናብ ቢኖር ሰው ማስቀደስ ይሄዳል። ሌላው ደግሞ የዘመን መለወጫ ነው። የራሷን የቀን አቆጣጠር እንደመጠቀሟ መጠን የራሷ የሆነ የዘመን መለወጫ ባህል አላት። የራሷ የሆነ የዘመን መለወጫ ሲስተም አላት። መስከረም አንድ ወይም ጳጉሜ በአምስት አልቆ ወይም በስድስት አልቆ መስከረም አንድ የዘመን መለወጫ ነው። ዘመን ዮሐንስ በመባል ይታወቃል። አሁን ርዕስ አውድ አመት ብለን የምንቀበለው ነው። እና የማስታውሳቸው ባህሎች ከብዙ በጥቂቶቹ እነዚህ ናቸው

የትኛውን የቀን ሰዓት ትወዳለህ? ብዙ የምወደው ሰዓት ጠዋትና ምሽት ከ አስራ አንድ አስራ ሁለት ሰዓት ያለውና ጠዋት አስራ ሁለት ሰዓት እስከ አንድ ሰዓት ያሉ ሰአቶች እወዳቸዋለሁ። የምሽቱን እንደውሎህ ሊሆን ይችላል። ቀን ብዙ የሚያደክሙ አድካሚ ምናምን ስራዎች ከሰራ የሆነ ሰው ምሽቱ ይበላሽበታል